የምትወደው ሬስቶራንት የት ነው? ይላል እኔ በጣም የምወደው ሬስቶራንት የሚገኘው እኔ አሁን ካለሁበት ከምኖርበት ከእኔ ቤት። የአንድ ባጃጅ መንገድ ነው አንድ ባጃጅ ነው የሚወስደኝ እና ያው ያባጃጅ አስር ብር ማለት ነው። በኪሎ ሜትር ወደ ወደ አራት ኪሎ ሜትር አራት ሳይሆን ሶስት ነጥብ አምስት ኪሎሜትር አካባቢ ይርቃል ከእኛ አሁን ካለሁበት። ኦፕን ሬስቶራንት ይባላል እና በጣም ጣፋጭ የሆኑ ምግቦች አላቸው በተለይ ደግሞ ይሄ በርገራቸው እና ፒዛቸው በጣም ይለያል። እና ብዙ ሰው እኔ ብሻ ሳልሆን ብዙ የከተማው ህዝብ። ቅዳሜ እና እሁድ ወደዛ በመሄድ ይዝናናል በጣም ጣፋጭ የሆነ ምግብ ነው ሚሰሩት። በተለይ የሚጠባበሱ ነገሮች በጣም ጎበዝ ናቸው። እና የኔ የአመት ተወዳጅ ሬስቶራንት ነው ለረጅም ጊዜ የምጠቀመው እዛ ነው።

እኔ ፎቶዎቼን ማለት አሁን ላይ የማስቀምጠው ያው በስልክ ነው። ስልክ ላይ አስቀምጣለሁ ድንገት ስልኩ ሊጠፋ ወይም ሊሰረቅ ይችላል ወይ ሊበላሽ ይችላል። ያው ስልክ ላይ ሆኑ የማስቀምጠው ጉግል ክላውድ ላይ አስቀምጣለሁ። ፎቶዎቼን ያው በጂሜል አካውንቴ አማካኝነት የትም ብሄድ መልሼ ማግኘት ስለምችል እዛ ላይ አስቀምጣቸዋለሁ። ብዙ ፎቶም እዛ ላይ አስቀምጫለሁ። የድሮ ፎቶዎች የልጅነት ፎቶዎች ግን ከሆነ በወረቀት መልክ ወይም በአልበም መልክ አሉ ቤት ውስጥ ተቀምጠዋል። የህፃንነት ፎቶ ማለት ነው በዛ ሰዓት ያው ስልክም ስለሌለ እና እነሱን ፎቶዎቼን በአልበም ሰብስቤ አስቀምጫቸዋለሁ። ግን አሁን የምንነሳቸውን የማስታወሻ ፎቶዎች በወረቀት መያዛ አይጠበቅብንምና ያው በስልኬ አድርጌ በጎግል ድራይቭ ላይ አስቀምጣለሁ።

እኔ በአደባባይ መናገር ያው ይከብደኛል። የኔ ባህሪ ከሰዎች ጋር ብዙም እንትን አይደለሁም ማለት የምቀራረብ ሰው አይደለሁም። ብዙ ሰው በ እየተሰበሰበበት ቦታ አይመቸኝም። እና በአደባባይ መናገር በቃ አልወድም። ማለት ማናገር ከብዶኝ ሳይሆን በቃ ከሰው ጋር ብዙም እንትን ማለት ስለማልወድ ነው እንጂ ከልጅነቴ ጀምሮ ከሰዎች ጋር አልቀራረብም። እና በአደባባይ መናገር አንድ ሁለት ብዬ ተናግሬ አውቃለሁ። ግን ብዙም ምቾት አይሰጠኝም ያው ባህሪዬ ከሰው ጋር ብዙም ተቀራራቢ ተግባቢ የሚባል ሰው ስላልሆንኩ ሰዎች በተሰበሰቡበት ቦታ ላይ ያስፈላጊ የሆኑ ነገሮችን ወይም ጥያቄ ልጠይቅ እችላለሁ። አስፈላጊ የሆነ ነገር ልናገር እችላለሁ። ግን ምቾት አይሰማኝም ምቾት አይሰጠኝም። ሰው ባለበት ቦታ ላይ መሆን ብዙም አልወድም።